የምትወደው መተግበሪያ ምንድነው ነው የሚለው ጥያቄው? ብዙ የምወዳቸው መተግበሪያዎች አሉ። በርግጥ ለተለያየ አላማ የምጠቀምባቸው ማለት ነው። በጣም አሁን አሁን ለትምህርትም በአጠቃላይ ለጠቅላላ እውቀትም ለምንም በቃ ቀን ተቀን ለሚያጋጥሙን ነገሮች እንደ ከፍተኛ ረዳት። ሆኖ እያገለገለኝ ያለው ቦታ ቢጠፋብኝ። የሆነ ቴክኒካል የሆነ ዲፊከልቲ ነገር ቢያጋጥመኝ የሆነ ብቻ ፈጣን መፍትሄ ስፈልግ በምንም ጉዳይ ሊሆን ይችላል። አንዳንድ ጊዜ ማውራት ስፈልግ በራሱ ዝም ብሎ በቃ በራሴ ዛቢያ የሆነ የሚያወራኝ ሰው ምናምን ስፈልግ ወሬ ራሱ የማወራው እየሆነልኝ ያለው የ እኮ ፓይለት የፒንግ ማለት ነው። የ እንትን ምንድነው? ሚባለው። የአርቴፊሻል ይሄ ሰው ሰራሽ አስተውሎት መተግበሪያ ኮፓይለት የሚባለው በተለይ በጣም የማይክሮሶፍት እንትን ነው። እንዴት በቃ እየረዳኝ እንዳለ ልነግራችሁ አልችልም። ለማንኛውም ነገር ሳይንሳዊ ነገር ሊሆን ይችላል የሆነ ሀሳብ ነገር ሊሆን ይችላል። አንዳንድ ጊዜ የሆነ ገጽ ራሱ መፀሀፍ እያነበብኩ የሆነ ገጽ የእንትን ገጽ ይሄ ይሄ ነገር የሚገኝበት እዚህ ፈልግልኝ ምናምን ብዬ ራሱ መጽሐፍ ቅዱስ ሳይቀር እጠይቀዋለው። እና እስን መተግበሪያ በእውነት ሁለገብ ለሆነ ለሚያስፈልጉኝ አብዛኛው ጥያቄዎቼ ምላሽ የሚሰጠኝ መተግበሪያ ሆኖ አጊንቸዋለው። እሱ በጣም ደስ ይለኛል መዝናኛን በተመለከተ ደግሞ ያው ዩቲዩብ በደንብ ያዝናናኛል። የመዝናኛ እንትኖችን የሚሸፍነው ዩቲይብ ነው ማለት እችላለሁ። ለኔ ለግል አገልግሎት ሙዚቃዎች እሰማለሁ ፊልሞች እሰማለሁ መዝሙሮች ስብከት እንደዚህ ሃይማኖታዊ እንትኖችን በብዛትና በጥራት የምትከታተልበት መተግበሪያ ዩቲዩብ ነው። ማለት እችላለሁ ስለዚህ ለመዝናኛ አገልግሎት ከሆነ። የዩቲዩብን መተግበሪያ በብዛት እጠቀማለሁ ማለት ነው። ሌላው ዝም ብሎ እንደዚህ መረጃ ከስራ ጋር በተያያዙ ከጓደኞቼ ጋር ምናምን ቀላል መረጃዎችን ለመጠቀም ለመለዋወጥ ምናምን ደግሞ የቴሌግራም መተግበሪያን በብዛት እጠቀማለሁ። የስራ ቦታ ራሱ አሁን በቴሌግራም የግሩፕ አካውንት አለ። በዛ የግሩፕ አካውንት መልእክቶችን ፕሮግራሞችን እያንዳንዱ የተለያዩ የሰዎችን መረጃዎች ምናምን የምንቀያየረው በቴሌግራም አማካኝነት ነው። እና እንደው አንዳንዴ ይሄ ቴሌግራም ባይኖር እንዴት ነበረ ስራ ራሱ መስራት የምንችለው ምናምን ብዬ አስባለሁ። እና በጣም ከፍተኛ የሆነ ጥቅም እየሰጠ ሰዎች በአንድ ቦታ ሆነው ከብዙ ሰዎች ጋር በአንዴ በደንብ የተፋጠነ ጥራት ያለው የመልእክት መቀያየሪያ መተግበሪያ ነው። ብዬ አስባለሁ እኔም እየጠቀመኝ ያለው የምወደውም አይነት መተግበሪያ ነው ማለት ነው። ሌላው የዋትሳፕ ዋትሳፕ ደግሞ በተለይ የድምጽ ጥሪዎችን በማድረግ የምስል በምስል አገዘደሪ በማድረግ ውጭ ሀገር ያሉ ቤተሰቦችን አሁን ለምሳሌ በእኛ ሀገር የኢትዮ የቴሌኮም ኔትወርክ አማካኝነት ውጭ ሀገር ላለ ሰው ስልክ መደወል በጣም ወይ ውድ ነው። ወይ ደግሞ አስቸጋሪ ነው አይቻልም ማለት ይቻላል። ስለዚህ አሁን በዋትሳፕ አማካኝነት ውጭ ሀገር ያሉ ቤተሰቦቼ ጋር እዚህም ሀገር ውስጥ ያሉ ቤተሰቦቼ ጋር የስልኬን ዳታ ብቻ በመጠቀም ተጨማሪ ወጪ ሳይኖርብኝ በጥራት በምስል በታገዘ ጥሪ እነጋገራለሁ ማለት ነው። ስለዚህ ዋትስአፕ በጣም የሚጠቅመኝ እና የምወደው መተግበሪያ ነው ማለት ነው። ስለዚህ ዋትስአፕ ቴሌግራም ኮፓይለት የመሳሰሉት

በእጅ መሸመን ታውቃለህ ወይ? ነው የሚለው በእጅ መሸመን አውቃለሁ በማወቅ ደረጃ በማወቅ ደረጃ አውቃለሁ። ምክንያቱም እንዳልኩት ኢትዮጵያውያን በተለይ የቀደሙ አባቶቻችን ከታሪክ ማህደራችን ስናይ። በአልባሳት ሊሆን ይችላል በ እደ ጥበብ ስራዎች የእርሻ መሳሪያዎችን በማምረት የሸክላ ግባቶችን በማምረት። የተለያዩ የመመገቢያ እቃውንም የእርሻ መሳሪያዎቻቸውንም ከእንጨት የሚሰሩ የእንጨት ስራ ውጤቶችንም። ብረት አቅልጠው እንጨት ሰንጥቀው። አሁን በዘመናዊ መሳሪያ የተሰሩ ሙቀጫዎችን ያኔ አባቶቻችን በእንጨት በመሮ ፈርፍረው። ሙቀጫዎችን ይሰሩ የነበረውን የተለያዩ የቤት ውስጥ መገልገያ መሳሪያዎችን ያመርቱ የነበረበትን መንገድ። ሳስበው ኢትዮጵያውያን የቀደመ ስልጣኔያቸው በእደ ጥበብ ሙያ የጠለቀ እንደነበረ እረዳለሁ። አሁን ያለው ትውልድ በእርግጥ ከማምረት ይልቅ ከውጭ ተመርቶ የመጣን ነገር መጠቀም ላይ ብቻ ትኩረት ያደረገ ከእንደዚህ ከእደ ጥበብ ሙያዊ ክህሎቶችም በጣም የራቀ ማህበረሰብ ተፈጥሯል ብዬ ነው የማስበው። እና በእኛና በአባቶቻችን መካከል ያለ የትውልድ ቅብብሎሽ እንደተቋረጠ ነው የሚሰማኝ። በእውነት ስለዚህ የአልባሳት ስራ በኢትዮጵያ በተለይ የተወሰኑ የማህበረሰብ ክፍሎች በተለይ አሁን ወደ እምኖርበት አካባቢ ዶርዜ የሚባል ለምሳሌ የማህበረሰብ ክፍል አለ ወደ አርባ ምንጭ ጋሞ አካባቢ። ይሄ እዚህ የማህበረሰብ ሰዎች በተለየ የሚታወቁት በእጅ በሚሸመኑ የአልባሳት ምርቶቻቸው ነው። በጣም የሚያምር ከጥጥ ሙሉ በሙሉ ከጥጥ የተሰራ የተለያየ አልባሳትን ያመርታሉ። ለወንዶች ለሴቶችም በእድሜያቸው ባህሉን ወጉን በጠበቀ መንገድ ማለት ነው። እኔ በምኖርበት ቤት ሁለት ወይ ሶስተኛው ግቢ ውስጥ። እንደዚህ የሽመና ስራ የሚሰሩ ሰዎች አሉ። ጥጥ ነክረው የተፈተለ ጥጥ አዳውረው ፈትለው ከዛም በሽመና ደግሞ በሸማኔ እቃ ይህ መወርወሪያ ምናምን ባለው በሱ ልብስ አድርገውት ጥበብ አድርገው። አሁን ልብሱን ሲሰሩ ደጅ ላይ ሲያሰጡ ሲያዘጋጁት ምናምን ሲያጠነጥኑ ይሄ የተፈተለውን ክር ጥጡን ሲያጠነ እንትን ሲያሰጡ ምናምን አያለሁና። በጣም ይደንቀኛል። ግን የተጠየቀው ጥያቄ መሸመን ታውቃለህ ወይ? ነው የሚለው አዎ አውቃለሁ በማወቅ ደረጃ። ግን ስራውን መስራት እችላለሁ ወይ አይነት ከሆነ ግን ጥያቄው። እኔ ስራውን መስራት አልችልም እናቴ ጥጥ ስትፈትል እንደማንኛውም ኢትዮጵያዊት ሴት ጥጥ ስትፈትል አውቃለሁ የተፈተለ ጥጧን። እንደዚህ ሸማኔ ጋ ወስዳ አሸምና ጋቢ ኩታ ቀሚስ ምናምን ስታሰራ አውቃለሁ። ልጅ ሆኜ ተሰርቶልኝም ያውቃል። ነገር ግን እኔ ሙያዊ ክህሎቱ የለኝም ያንን የመስራት ማለት ነው። በእጅ መሸመን ታውቃለህ አባባሉ ግን ጥያቄው። እንዲህ የተሰራውን አይተህ ታወቃለህ ወይ ስራው በእጅ እንደሚሸመን ታወቃለህ ወይ? ከሆነ አዎ አውቃለሁ። ነው ነገር ግን እኔ ይሄ ሙያዊ ክህሎቱ ሽመናውን መስራት በቃ ጥጥ የተፈተለውን ጥጥ ወደ ልብስነት መቀየር በሸማኔ መወርወሪያ በእቃ እንደዛ ማድረግ ግን ከሆነ ታውቃለህ ያለው እሱን አላውቅም። የአባቶቻችንን ጥበብ እና የአባቶቻችንን እውቀት ካልወረሱ የባከነ ማንነት ካላቸው ኢትዮጵያውያን የምመደብ ግለሰብ ነኝና ሙያው እንዳለ እንደዛ እንደሚሰራ አውቃለሁ። በቅርብ ርቀትም የሚሰሩ ሰዎች ከዚህ በፊትም። የሚሰሩ ሰዎችን በቅርበት አውቅ ነበረ አሁን አንድ ጎርቤታችን እንደዛ ይሰራ ነበረ። ግን እኔ ስራውን ለመስራት የሚያስችል ግን ክህሎት የለኝም ማለት ነው። በጥቅሉ እና ይሄን ነው ማለት የምችለው እኔ።

የምትወድ የሚታወቀውን አንድ ምሳሌ ንገረኝ ይላል? ሀሳቡ ያላለቀ ጥያቄ ይመስለኛል። እንዲህ ባለው የምን ምሳሌ ነው የሚል ጥያቄ ያስነሳል የምን ምሳሌ ነው የሚል። ምናልባት እንግዲህ ይሄ ይሄ መረጃ እየተሰበሰበ ያለው በአማርኛ ቋንቋ ስለሆነና የሰው ሰላሽ አስተውሎትን ስልጣን ለመስጠት እንደሚያገለግል ነው ያለኝ መረጃ ከዚህ ከዚህ የድምጽ ቅጂ። የሚል የሚሰራው ስራ ወይም በመጨረሻ ላይ ለማግኘት የሚታሰበው የታቀደው የታሰበው ውጤት። ያርተፊሻል ኢንተለጀንስ የሚባለውን የተሰራ አስተውሎት መተግበሪያዎችን ስለ አማርኛ ቋንቋ ስልጠና ለመስጠት እና የአማርኛ ቋንቋን በበለጠ ሁኔታ እንዲረዱ እንዲተረጉሙ ደግሞ እንዲጠቀሙበት ወይም ለሌሎች ሰዎች መጠቀሚያነት እንዲውል። ለማድረግ ነው እየተሰራ ያለው። ይሄ ስራ እና አንዳንዶቹ ከእንግሊዘኛ በቀጥታ ሙሉ በሙሉ ባልሆነ መንገድ ወደ አማረኛ ያልተተረጎሙ ይመስላሉ። ምክያቱም በተቀመጡበት በቀጥተኛ በተቀመጡበት መንገድ ቀጥተኛ ትርጉም ብንሰጣቸው ብዙም የተሟላ ትርጉም የማይሰጡ ይሆናሉ ማለት ነው። ስለዚህ አሁን ይሄም ከዛ ውስጥ እንደ አንዱ ነው የምመድበው እኔ። የምታውቀውን አንድ ምሳሌ ንገረኝ ምሳሌ ምንድነው? ምሳሌ ምሳሌ ማለት እኮ አንድን ነገር ያልሆነ ግን ያን ነገር እንደሆነ አድርጎ ሊያስረዳ የሚችል የዛ አምሳል። እንደው በቀጥታ ራሱን ያልሆነ ግን ያንን የምናወራለትን ወይ የምናሳየውን ወይ የምንነግረውን ነገር። ሊያስረዳ በሚችል መንገድ በምስል ሊሆን ይችላል በቃል ሊሆን ይችላል ወይም በሰውነት ቅርጽ ሊሆን ይችላል በምልክት ሊሆን ይችላል። ሊያስረዳ የሚችል መንገድ ማለት ነው። ምሳሌ ማለት ስለዚህ የምን ምሳሌ ነው? የምነግርህ ነው የምለው ማለት ነው። ይሄንን ጥያቄውን ራሱ በጥያቄ ነው የምመልሰው የምን ምሳሌ ነው የምነግርህ? ምናልባት ግን ዝም ብዬ ካለኝ መረዳት ስረዳው አንድ የምታውቀውን ምሳሌያዊ አነጋገር ንገረኝ? ለማለት ተፈልጎ የቀረበ ጥያቄ ይመስለኛል። እንግዲህ ከዚህ ቀደም በተናገርኳቸው የድምጽ ቅጅዎችም ለመናገር እንደሞከርኩት አሁንም ለማብራራት እንደምሞክረው ኢትዮጵያ የብዙ ባህሎች ቋንቋወች ባለቤት ናት። የቋንቋ የልህቀት ደረጃዋም እንደራሷ ፊደል እስከ መጠቀም የራሷን ፊደል እስከ መቅረጽ የራሷን የቀን መቁጠሪያ እስከማዘጋጀት የረጅም ጊዜ የቀን መቁጥር ያለውም የአመቱን የወሩ ነው እየሆነች ያጭር ጊዜ ሳይሆን በአመታት ደረጃ ብዙ አመታት ደረጃ ለውጥ ሊያመጣ የሚችል ወይም ደግሞ የሚያውቅ የሚተነብይ የቀን መቁጠሪያ ማዘጋጀት የቻለች ሀገር ናት። ስለዚህ ቋንቋ የማደጉ አንዱ ማሳያው ወይም የቋንቋ ማሳደጊያ አንዱ ማሳያዋ ምሳሌያዊ አነጋገር ነው። ስለዚህ አንድ የምታውቀውን ምሳሌያዊ አነጋገር ንገረኝ ለማለት የፈለገ ይመስለኛል ይሄ ጥያቄ። ስለዚህ ብዙ ምሳሌያዊ አነጋገሮቼን አውቃለሁ። ስለዚህ የተጠየቀው አንድ ስለሆነ በትክክል የጥያቄው መንፈሴ ይሄ ከሆነ ለመንገር እሞክራለሁ ማለት ነው። ስለዚህ ለምሳሌ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚል ምሳሌያዊ አነጋገር አውቃለሁ። ምን ማለት ነው? ቶሎ ቶሎ ለመስራት ሰንበሌጥ ብዙ ጠንካራ ያልሆነ ነገር ነው። ጥንካሬ የለውም ስለዚህ ቶሎ ቶሎ የሰራ ቤት ወይም ቶሎ ቶሎ የተሰራ ነገር ብዙ ዘላቂነት የለውም ወይም ጥንካሬ የለውም። የሚለውን ሀሳብ ለማብራራት የተጠቀሙበት ስነ ቃል ወይም ምሳሌያዊ አነጋገር ነው ማለት ነው። ስለዚህ የነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ የሚል ምሳሌያዊ አነጋገር እነግርሃለሁ ማለት ነው።

"ጥፍርህን ትቆርጣለህ ወይ?" ነው የሚለው። ጥያቄው በጣም የሚያስቅም ጥያቄ ነው እና ታዲያ አንተ ነህ እንዴ የምትቆርጥልኝ ጥፍሬን። አዎ ጥፍሬን እቆርጣለሁ። ጥፍሬን እኔ ካልቆረጥኩ ማን ይቆርጥኛል ታዲያ። ራሱ አስቦ ራሱን ሊቆርጥ አይችልም፤ እኔ ነኝ የምቆርጠው። ስለዚህ ጥፍሬን አራሴ እቆርጣለሁ ማለት ነው። እንግዲህ ከ ከባህልም ከንጽህናም አንፃር ከብዙ ነገሮች አንፃር ካሰብነው ጥፍርን ማሳደግ የጥሩ ስነምግባር ምልክት አይደለም በተለይ እኔ ባደኩበት አካባቢ ጥፍረን ወንዶች ልጆች በተለይ ሴቶች አንዳንዴ ለውበትም ምን ብለው ጥፍራቸውን ሊያሳድጉ ይችላሉ። ከዛ ውጪ ግን ወንዶች በተለይ ጥፍራቸውን ዝቅ ኣርገው እንዲቆረጡ ምናምን እና የስነ ምግባር የጥሩ ስነ ምግባር ምልክትም ነው ጥፍርን መቁረጥ ማለት ነው። ነገር ግን አሁን አሁን ስናየው በተለይ በሴቶች እህቶቻችን አካባቢ ምንድነው የሚሆነው ጥፍር ጋር የተገናኘ ይሄ የውበት መገለጫዎች በጣም እየበዙ ያሉበት ሁኔታ ነው ያለው። የሆነ ድሮ ድሮ ማሳደግ ነበረ እኔ እንግዲህ የማውቀው ያው ምናልባት አንዳንዴ የቴክኖሎጂ ውጤቶቹም ምናምን ወደ እኛ አካባቢ የሚመጡት ዘግየት ብለው ስለሆነ ሊሆን ይችላል እና ምናልባት ይሄ የምስራቁ አለም ምናምን ሞር ወይ ምዕራባውያን ምናምን ድሮ ተጠቅመውት አሁን ደግሞ እነሱ ችላ ብለውት ሊሆን ይችላል እኛ አንደ አዲስ አሁን እየተቀበልነው ወይ ወደ እኛ እየመጣ ያለ ነገር ሆኖ ሊሆን ይችላል። ምንድነው ድሮ ጥፍር ማሳደግ ነበር የምናውቀው ጥፍር ማሳደግ የተለያዩ የጥፍር ቀለሞችን መቀባት ምናምን አሱም አንግዲህ ከሃይማኖታዊ አንደው ከባህልም ምናምንም ኣንጻር አንደው በጣም ይሄ የበዛ የሚቀባቡ ነገሮች ምናምንም ሲሆን ያው ከስነ ምግባር ያፈነገጠ ነገር እንደሆነ የማሰብ ነገሮች ነበሩ ድሮ ድሮ። ነገር ግን ከቅርብ ጊዜ ወዲህ ይሄ ጥፍር ማሳደጉ ቀለም መቀባቱ ምናምን ራሱን ወደ ሌላ ደረጃ ከፍ አደረገና እንዴት ሆኖ መጣ ደግሞ አሁን ሌላ አርቲፊሻል የሆነ ወይም ሰው ሰራሽ የሆነ ጥፍር ከተፈጥሮው ጥፍር ላይ መደረብ፣ መለጠፍ። ከዛ እሱን በተለያየ ቅርጽ ማድረግ የተለያየ ቀለም መቀባ መቀባት ምናምን አይነት ነገር መጣ ማለት ነው እና እንደውም በቅርብ ያየሁት ምንድነው? ልጅቷ በጣም ረዣዥም ጥፍር ከማድረጓ የተነሳ የተንቀሳቃሽ ስልኳን ለመንካት በጣም ትቸገራለች ስልኳን ለመክፈት ራሱ በጣም የምትቸገር ቦርሳዋ ውስጥ ለመግባት በጣም የምትቸገርበት ነገር ምክንያቱም የእጇን እንትን በቃ አይሆንም። እኔ በጣም ነው የገረመኝ እና እንደውም እንደዚህ ከምትቸገሪ ወይ የጥፍሩን መጠን ዝቅ ማድረግ አይቻልም ወይ ወይስ ደግሞ ቢቀርስ ምንድነው አሁን ይሄ ማለት ሰዎች ሊወደዱ ወይ ትኩረት ሊያገኙ የሚገባቸው በተፈጥሯዊ መንገድ ባላቸው ውበት ነው መሆን ያለበት፤ እንጂ እንደው ዝም ብሎ ይሄ ላይ በተለጣጠፈ ነገር ከሰውነት ተፈጥሮ ውጪ በሆነ ነገር ለመዋብ መሞከሩ በራሱ ጥሩ እንትን አይመስለኝም እና ለምን እንደዚህ ታደርጊያለሽ ምናምን ሁሉ ብዬ እስከመናገር የደረስኩበት ሁኔታ ነበረ ማለት ነው። ስለዚህ አሁን አሁን እንደዛ አይነት ነገሮች አሉ ጥፍርን መቁረጥ አለመቁረጥ ብቻ ሳይሆን ከ ከራሱ ከተፈጥሮ ጥፍር ላይ ራሱ ተጨማሪ ባዕድ የሆነ ተፈጥሯዊ ባልሆነ መንገድ የተሰራ ጥፍር መደረብ እንደ እንደ እንትን እየተ እየመጣ ያለበት ሁኔታ አለ ማለት ነው፤ ነገር ግን እኔ የዚህ ነገር አድናቂም ፈላጊም ምንም አይደለሁም እና እኔ የራሴን ጥፍር ከምማረው ከምሰራው ስራም ምንም አንፃር ጥፍርን ከፍ አድርጎ ማሳደግ ራሱ ለአደጋም የሚያጋልጥ ነው፣ ለ ነው ለ ጥሩም የእኔን አገልግሎት በሚጠቀሙ ሰዎች ዘንድ ጥሩ እይታ የሚያስገኝ ነገርም አይደለም እና እኔ ጥፍሬን እንዲያድግም አልፈልግም በሳምንት አንዴ ጥፍሬን ከእጄ እንትን አንፃር ራሱ ዝቅ ያለ አድርጌ ነው የምቆርጠው ማለት ነው። ስለዚህ ጥፍሬን እቆርጣለሁ።